የማስታወስ ባህል አለ ወይ? አዎ የማስታወስ ባህል አለኝ። የማስታውሳቸውን አንዳንድ ነገሮች ማለት የተሰጡኝን እያንዳንዱን ነገሮች ምን እንደተሰጠኝ ለምን እንደተሰጠኝ? እና አጠቃላይ ደግሞ በተሰጠኝ እውነቶች ላይ። ምን አይነት ድርጊቶችን እንደምከተል እነዛን ነገሮችን በማድረግ የማስታወስ ባህሌን ከፍ አደርጋለሁ ወይም ደግሞ አስታውሳለሁ ማለት ነው

ማህበራዊ ሚዲያን ትጠቀማለህ ወይ? አዎ ማህበራዊ ሚዲያን እጠቀማለሁ እንደ ቴሌግራም ፌስቡክ ኢሞ ቲክቶክ አይነት ነገሮችን እንጠቀማለሁ። ብዙ የሚዲያ እንትኖችን እጠቀማለሁ። ከነዚህ ከሚዲያ ከማህበራዊ ሚዲያ ላይ ደግሞ የተለያዩ ገንቢ የሆኑ እውቀቶችን እንደዚሁም ደግሞ ምክሮችን። የተለያዩ ትምህርታዊና ማህበረሰባዊ የሆኑ እውቀቶችን እና መረጃዎችን አገኝበታለሁ ማለት ነው

የስራ ቦታ ደህንነቴ እጅግ የተጠበቀና መልካም የሆነ የደህንነት ቦታ ነው ያለኝ ሲኤን ለሁሉም ነገር። ኧ ምቹ የሆነ ቦታ ነው ምንም የሚያስቸግረኝ ወይንም ደግሞ የሚያስጨንቀኝ ነገር የለም ማለት ነው። በአጠቃላይ እና የስራ ቦታየ ደህንነት በእንደዚህ አይነት መልኩ የተጠበቀና መልካም የሆነ ቦታ ነው ማለት ነው

ልዩ ችሎታ ምንድነው? ልዩ ችሎታዬ ነገሮችን ማብራራት ወይም ደግሞ ነገሮችን ማስረዳት ላይ ልዩ ችሎታ አለኝ ብዬ አስባለሁ። አንድን ጉዳይ በደንብ በጥልቀትና በስፋት። በማብራራት ሰዎች ስለዛ ጉዳይ ግንዘቤ እንዲኖራቸው በማድረግ ላይ ልዩ ችሎታና እምቅ ሀብት አለኝ ብዬ አስባለሁ

ከአለቃ ጋራ ግንኙነትህ እንዴት ነው? እኔ ከአለቃዬ ጋራ ያለኝ ግንኙነት እጅግ መለካም የሆነ ግንኙነት አለን። እንደ ሰራተኛ እና አሰሪ ብቻም ሳይሆን እንደ ጓደኛ እንደ ወንድም እን እምንተያይ ኧ ሰውነን። በተረፈ እሱ የሚያዝኝንም ነገሮች በአግባቡ እና በስነ ምግባር በተመላበት መልኩ። ያዘኛል እኔም ደግሞ እንደ አንድ ሰራተኛ ግዴታው መወጣት እንዳለበት ሰራተኛ እምታዘዘውን ነገር ኧ በደስታ እሰራለሁ ማለት ነው። በዚህም በመካከላችን ምንም አይነት ቅራኔና ኧ መጥፎ ነገር ወይንም ደግሞ መጥፎ ስሜት የለም ማለት ነው

ስማርት ፎን ትጠቀማለህ ወይ? አዎ ስማርት ፎን እጠቀማለህ እየ የተጠቀምኩ ነው ያለሁት አሁን ላይ። እና ስማርት ፎን እጅግ ጠቃሚ ከሚባሉ። በዚህ ዘመን ከተከሰቱት የቴክኖሎጂ ወጤዎች ውስጥ አንዱ ነው። በዚህም ስማርት ፎኖችን ለተለያዩ አገልግሎት እጠቀማለሁ ማለት ነው። እና እስካሁን ድረስ እየተጠቀምኩ እገኛለሁ ማለት ነው። ስማርት ፎንን

ጥፍርህን ጥጥ ትቆረጣለሁ ወይ? አዎ ጥፍሬን እቆረጣለሁ ጥፍሬን የምቆረጥበት ምክንያት ደግሞ ምንድነው? እሱ ጥፍሬ አድጎ በጥፍሬ መካከል ውስጥ ቆሻሻ እንዳያከማችና ያ ደግሞ ለጤናዬ ችግር እንዳይመጣብኝ። ጥፍሬን በየጊዜው እየተከታተልኩ እቆርጣለሁ ሁለተኛም ደግሞ ጥፍሬ ሲያድግ ኧ በጥፍሬ ላይ ያሉት እንትኖች አበቃቀሎቹ ስለሚያስጠሉ ጥፍሬን አስተካክዬ የጄን ውበት እጠብቃለሁ ማለት ነው

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር ብዙ ጊዜ እንደ ሰባት ቁጥር አምስት ቁጥር አስራ ሁለት አስራ ስድስት ሃያ አንድ አስራ ዘጠኝ። እንደዚሁ ደግሞ። ሌሎችም ቁጥሮች የምወዳቸው። ለሃያ ሶስት ሌሎች ሌሎች ቁጥሮች አሉ እንደዚህ ቁጥሮችን እወዳለሁ። እና እንደዚህ አይነት መልኩ በእነዚህ ቁጥሮቹ ላይ እጅግ ብዙ ጥብቅ ጠቀሜታዎችን አለኝ ማለት ነው።

ምን አይነት ሳሙና ትጠቀማለህ? እኔ በአሁን ሰዓት እየተጠቀምኩት ወይንም ደግሞ የምጠቀመው ሳሙና ለገላ ሲሆን እንደ ጊቭ አይነት እንደ ላይፍ ቦይ አይነት ሳሙናዎችን እጠቀማለሁ። የልብስ ሳሙናዎችን ደግሞ የተለያዩ አይነት ብዙ አይነት ምርቶች አሉ በሀገራችን ላይ። ለምሳሌ እንደ ስታር አይነት እንደ አምስት አምስት አምስት የሚል ቁጥር ያየ ያላቸው ሌሎችም ደግሞ እንደ ዲቫ ሳሙና አይነቶችን እጠቀማለሁ

የምትወደው መክሰስ ምንድነው? መክሰስ ላይ ፒዛ ቢቀርብልኝ እጅግ በጣም እወዳለሁ። ምክንያቱም ፒዛ በደንብ የሚጥም ምግብ ስለሆነ በዛ ሰዓት የመዝናኛ አይነት ምግብ እስከሆነ ድረስ እኔም ደግሞ ያንን እጅግ በጣም እወዳለሁ ማለት ነው። እና ፒዛ ቢሆን ሞር ይበልጥ የሚሰበኝና የምወደው ምግብ አይነት ነው

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ? በአንድ ጊዜ ብዙ ስራዎችን ማስተናገድ ማለት አሁን በአንድ ጊዜ በተደንተን በአንድ ጊዜ ብዙ ሰዎች መጥቶ አንድን ነገር ስራ አለኝ ቢሉኝ አንድ ነገር በአንድ ነገር ማከናወን አትችልም፤። ነገር ግን አንዱን ከአንዱ እያለያየ ወይንም ደግሞ አንዱን ከአንዱ ስር እያስለቀቅሁ ወይንም ደግሞ አንዱን አስተናግጄ ወደ አንዱ መሄድ እችላለሁ ወይንም ደግሞ ማድረግ እችላለሁ። ነገር ግን የተለያየ ስራዎች በአንድ ጊዜ ቢመጡ አንዱን ስራ በአንድ ሰዓት ውስጥ ወይንም ደግሞ በአንድ ደቂቃ ውስጥ ማከናወን ሊከብደኝ ይችላል፤። ነገር ግን የተለያዩ አይነት ስራዎችን ወይም ደግሞ አንዱን አንዱን ስራ መጻፍ ማንበብ አንዱን ስራ ደግሞ ቤት ማጽዳት ቢሆን እንደዚህ አይነት ስራዎችን እኔ ማከናወን አልችልም ይከብደኛል ማለት ነው፤

የክላውድ ማከማቻ ትጠቀማለክ? አዎ እጠቀማለሁ በተለይ ዋይ ፒኤፍ እሚባለውን አፕሊኬሽን ስትጠቀም የተለያዩ ፋይሎቼን ወይንም ደግሞ የተለያዩ መረጃዎቼን እዛ ላይ አከማቻለሁ። ኧ በራሱ ጊዜ እሚያከማችልኝ የተለየ ሲስተም ነው። በተለይ ይሄ እንድ ጽሁፍ ወይንም ደግሞ የተለያዩ ዶክመንቶችን እማስቀመጥበት መሳሪያ እና በእንደዚህ አይነት መልኩ ነው ያለው አጠቃላይ

በስራህ ላይ ምን ተግዳሮት አለ? በስራዬ ላይ ተግዳሮት ያለብኝ ዋናው ትልቁ ነገር ምንድነው? እሱ የኢኮኖሚ ወይንም ደግሞ የገንዘብ ችግር ነው። ገንዘብ የማጣት ችግር በስራዬ ላይ ተግዳሮት እየፈጠረብኝ ይገኛል። ምክንያቱም አሁን በዚህ ጊዜ ያለንበት ጊዜ እጅግ የኑሮ ውድነት የናረበትና አስጨናቂ የሆነ ደረጃ የደረሰበት ስለሆነ እኔም ደግሞ ይህንን የኑሮ ውድነት መቋቋም ባለመቻሌ እጅግ እየተቸገርኩ እገኛለሁ።

የምትወደው ሬስቶራንት የት ነው? የምወደው ሬስቶራንት ከተማ መሃል ላይ የሚገኝ ሬስቶራንት ነው። ስማቸውን ግን ለአሁን ጊዜ ይሄ ነው ይሄ ነው ብዬ ልነግርህ የማልችላቸው የተለያዩ ሬስቶራንቶች አሉ። በተለይ ደግሞ በውስጡ ሁሉንም ነገር አቀፍ የያዘ የተለዩ መጠጦችን ሻይንና ቡና እንደዚሁም ደግሞ ምግቦችን ማቅረብ የሚችሉ የተለያዩ ሬስቶራንት አለ። እንደዚያ እንደዚያ አይነት ሬስቶራንቶችን እወዳለሁ

የጫማ ቁጥር ሰንት ነው? እኔ ብዙ ጊዜ የማደርገው የጫማ ቁጥር ከአርባ አንድ እስከ አርባ ሁለት ያለ ቁጥር ነው። እና በእነዚህ ቁጥር ነው የምትጠቀመው ወይንም ደግሞ ጫማ የማደርገው ማለት ነው። ሌሎቹ ቁጥሮች ቢያንስ ይጠበኛል ሚስ ቢበዛ ደግሞ ይሰፋብኛል እና ከዛ አንፃር። እኔ ለኔ ተመራጭ የሚሆነው አርባ አንድ እና አርባ ሁለት ቁጥር ጫማ ነው ማለት ነው

በፍም በፋም ማብሰል ታውቃለህ ቆይ አዎ ብዙ ጊዜ ምግቦችን እንደ ሀገራችን ባህል በፋባ በፍም ነው ብዙ ጊዜ የምናበስለው እኔም በፍም የተለያዩ ምግቦችን ማብሰል እችላለሁ ወይንም ደግሞ አውቃለሁ፤ እና ከዛ አንፃር ምግቦች ደግሞ በደንብ መብሰል የሚችሉት ወይንም ደግሞ ጣይም የሚኖራቸው በተለይ ከኤሌክትሪክ ይልቅ ቀስ ብሎ በሚበስልበት የፍህም አበሳሰል የተሻለ ነው ብዬ አስባለሁ።

የፀሀይ መውጣትን ታያለህ ወይ? እኔ ብዙ ጊዜ በጧት ተነስቼ ወደ ስራ ቦታ ስለሚሄድ አዎ የፀሀይ መውጣትን እመለከታታለሁ። ፀሀይ ስትወጣ እጅግ ውበት የተመላባትና ደግሞ። ይሄ ቢጫ አይነት ከለር ስለሚኖራት። አይን የምትስብና የምታስደስት የሳት ፍምን የምትመስልበት ጊዜ ስለሆነ። እጅግ በጣም የምትደስትበት ጊዜ ነው። ፀሀይ ስትወጣ እና አያለሁ ብዙ ጊዜ ፀሀይ ስትወጣ

መዋኘት ትወዳለህ ወይ? አዎ እኔ መዋኘት እወዳለሁ በጣም ነገር ግን መዋኘት አልችልም። መዋኘት ብፈልግም ግን የመዋኘት የምችልባቸው ቦታዎች እና ሁኔታዎች የመ የተመቻቹልኝ ስላልሆኑ መዋኘት አልችልም። በዚህ ሰዓት ወይንም ደግሞ መዋኘት አልችልም ስለማልችል ሳይሆን የምዋኝበት ቦታ እና ስፍራ ስለማላገኝ በእንደዚህ አይነት መልኩ ነው ያለሁት

ሰዎችን በአይን ትመለከታለህ ወይ? አዎ ብዙ ጊዜ ሰዎችን በአይኔ እመለከታለሁ፤ በአይኔ የምመለከተው ደግሞ ምክንያቱም ምንድነው ሰው ቢባል አይኔ ላይ ማለት ሰዎችን የሚያስቡትን ሀሳብ፤ የሚያዩትን አስተያየት እንደዚሁም ደግሞ ትኩረታቸውን ምን ላይ እንደሆነ ለመመልከት ብዙ ጊዜ ሰዎችን አይን እመለከታለሁ አንዳንድ ጊዜ ደግሞ አይናቸው ምን ይመስላል የሚለውን ውበቱንም ለማየት ጭምር አያለሁኝ ሰዎችን አይነት

በገበያ ዋጋ መደራደር ትችላለክ ወይ? አዎ ብዙ ጊዜ በገበያ ዋጋ ብዙ ጊዜ እደራደራለሁ ምክንያቱም ይሄ ዋጋ በዚህ ዋጋ ይሄ ዋጋ እንደዚህ ቢሆን ብዬ ተከራክሬ ዋጋ አስቀንሼ ወይንም ደግሞ ተቀንሶልኝ የምጠቀምበት ጊዜ ብዙ ስላለ ማለት ነው። እና በገበያ ዋጋ ላይ ተደራድሬ እቃው መግዛት እወዳለሁ። ለምሳሌ የሆነ ጊዜ አንድ ሻንጣ ስገዛ ሻንጣውን አንድ ሺህ ስምንት መቶ ብር ሲለኝ አይ አይሆንም። እኔ አንድ ሺህ አምስት መቶ ነው የምገዛክ ስለው። እንደዚህ አይነት መልኩ ተደራድረን ያንን ንብረት ገዝቼ ተመልሻለሁ ማለት ነው

ለሌሎች ማስተማር ትችላለህ ወይ? እኔ ሌሎችን ማስተማር እችላለሁ ባለኝ እውቀት። ሌሎችን ማስተማር ወይም ደግሞ አንድን ነገር ማስገንዘብ እና ማስረዳት። ሰዎች በዛ ነገር ላይ ትክክለኛ ግንዛቤና ወይንም ደግሞ በዛ ነገር ላይ ያላቸው እውቀት ሙሉ እስኪሆን ድረስ። ሰዎችን ማስተማር ሰዎች መንገድ ማሳየት እችላለሁ

የስልክ ባትሪ ምን ያህል ይቆያል? የኔ የስልክ ባትሪ የሚቆየው ከአንድ ቀን እስከ ሁለት ቀን ሶስት ቀን ይቆያል። ይሄ የሚሆነው ደግሞ ስልኬን ረጅም ሰዓት የማልጠቀመው ከሆነ በተለይ ኢንተርኔት የምትጠቀም ከሆነ ስም እስከ ስምንት ሰዓት ከዛ በላይ አይቆይልኝም። ምክንያቱም ስልኬን ብዙ ረጅም ሰዓት የምጠቀመው የምጽፈው ነገር ካለኝ እማነበው ነገር ካለ ኧ ለጥቂት ጊዜ ወይንም ደግሞ ለግማሽ ቀን ያህል ብቻ ነው የሚያገለግለኝ ማለት ነው

የቅጥር ሂደት እንዴት ነው? እኛ በእኛ ሀገር ላይ የቅጥር ሂደት ውልና ማስረጃ የሚባል አለ እዛ ቦታ ላይ ውልና ማስረጃ ላይ ተገኝቶ ሰው። ውል ከቀጣሪው ጋራ ወደ ይይዛል በእንደዚህን ያህል ደሞዝ በዚህን ያህል ጊዜ በዚህን ያህል ሰዓት እንዲህ ሰርቼ በዚህን ያህል ወር ወይንም ደግሞ በዚህ ቀን ይሄን ያህል ክፍያ እቀበላለሁ ብሎ ከሚያሰራው ሰው ጋራ የቅጥር ውል ወይንም ደግሞ ሰምምነት ያስኬዳል ማለት ነው። ቀጣሪውም ተቀጣሪውም በወላቸው መሰረት ስራቸውን ይሰራሉ

የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? እኔ ብዙ ጊዜ የቴክኖሎጂ ችግር ሲያጋጥመኝ የማደርገው ወይንም ደግሞ የምወርደው የምወስደው እርምጃ ምንድነው? እሱ የዛን የቴክኖሎጂውን ባለቤቶች ወይንም ደግሞ የቴክኖሎጂ ባለቤቶች ምርታቸውን በኢንተርኔት አክሰስ አድርጌ አጠቃቀሙን ስርዓቱን ህጉን በደንብ እንትን እላለሁ ከእኔ አቅም በላይ ከሆነ ደግሞ ስለ ቴክኖሎጂው አጠቃቀም ግንዛቤ ያላቸውን ሰዎች በማናገር ከእነሱ ላይ ለመልመድ እሞክራለሁ ማለት ነው

የተረፈው ወይናም ደግሞ የቀረ ምግብ ትበላለህ ወይ? እኔ ብዙ ጊዜ የተረፈ ምግብ መብላት አልወድም ምክንያቱም ለጤናዬ ብዙ ጎጂ ወይንም ደግሞ አስቸጋሪ ነገሮች በውስጡ ሊኖሩ ስለሚችሉ ማለት ነው። ስለዚህ እኔ የተረፈ ምግብ ወይንም ደግሞ ከሰው የቀረ ምግብ መመገብ ብዙ ጊዜ አይመቸኝም አልወድም ማለት ነው። ምናልባት ብዙ ሰዎችም ከተወው ከሰው የተረፈ ምንጩ ለሰው ባይሰጡ የተሻለ ነው።

ቤትህን ምን ያህል ጊዜ ታጸዳለህ? እኔ ቤቴን የማጸዳው በተለያየ ጊዜ ነው በተለያየ ጊዜ ነው የማጸዳው ስል ምን ማለቴ ነው? አሁን ቤቴ ውስጥ ያሉትን እያንዳንዱን ነገሮች ተመልክቼ። በየቀኑ ማጸዳበት ጊዜ አለ ሲመቸኝ ካልሆነ ደግሞ። ሁለት ቀን ሶስት ቀን አልፌ የማጸዳበት ጊዜ ይኖራል ማለት ነው። በደንብ ደግሞ ንጹህ አድርጌ ማጸዳው። በሁለት ሳምንት በወር አንድ ጊዜ። ሙሉ ቤቴን ማጸዳበት ጊዜ አለ ማለት ነው

አዳዲስ የስራ ግንኙነቶችን ትፈጥራለህ ወይ? አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ። ደንበኞች ወደ እኛ ተቋም ወይንም ደግሞ መስሪያ ቤት ሲመጡ ከተለያዩ የስራ ባልደረቦች ወይንም ደግሞ ደንበኞች ጋራ በመነጋገር አዳዲስ የስራ ግንኙነቶችን እፈጥራለሁ። እነዛ ደግሞ ለድርጅታችንም ወይ ለሀገራችንም የተለየ አመርቂ ውጤት የሚያመጡ ስለሆኑ እጠቀማለሁ ማለት ነው

በእጅ መጽሐፍ ትወዳለህ አዎ በእጄ በስክሪፕቶ መጽአፍ ብዙ ጊዜ እወዳለሁ። ኧ በእጄ በተ ኮምፒውተር መጻፍ እወዳለሁ በስልኬ መጻፍ እወዳለሁ ነገር ግን ኧ የምፈጥነው ወይንም ደግሞ ኧ ቶሎ ቶሎ መጻፍ የምችለው በእጆቼ በስክሪፕቶ መጻፍ ስችል ነው ማለት ነው። አዎ በእጄ መጽሐፍ እወዳለሁ እጠቀምበታለሁ ብዙ ጊዜም

የዝናብ ውሃ ትሰበሰባለሁ ወይ? አዎ የዝናብ ውሃ እሰበሰባለሁ የምሰበሰብበትን የዝናብ ውሃ ደግሞ ምናልባት ውሃውን ለትክልቶች የማውልበት ጊዜ አለ ልብስ የማጥብበት ጊዜ አለ የተለያዩ እቃዎችን የማጥብበት ጊዜ አለ። የሰበሰብኩትን የዝናብ ውሃ ማለት ነው። እና የዝናብ ውሃ ሰብስቤ እጠቀምበታለሁ በደንብ ብዙ ጊዜ። በተለያዩ ባልዲዎች ወይም ሳፋ ወይም በርሚል በዛ አከማችቼ እጠቀምበታለሁ ማለት ነው።

የድርጅት ዝግጅቶችን ትሳተፋለህ ወይ? አዎ ብትወሱ ጊዜ የድርጅቶች ዝግጅቶች ላይ እሳተፋል እንደ ስልጠና አይነት ማነው? እንደዚሁም ደግሞ የተለያየ የመጽሐፍ ምረቃ ወይንም ደግሞ የድርጅቱ ጠቅላላ ጉባኤ እንዲህ እንዲህ አይነት ጉዳዮች ሲኖሩ በድርጅቱ ዝግጅት ላይ ተገኝቼ እታደማለሁ ማለት ነው። አስተያየትም ምንም ምንም ባልሰጥ ባላደርግም ብቻዬን ሄጄ የሚትተላለፈውን ነገር እከታተላለሁ

ሌሎችን መርዳት ትወዳለህ ውይ? አዎ እጅግ በጣም ሰዎች መርዳት ያስደስተኛል። ሙሉ አቅሜን ተጠቅሜ ረድቻለሁ ብዬ መናገር ባልችልም ነገር ግን ሰዎችን መርዳት ሰዎችን ማገዝ ለሰዎች ማዘን ከሰዎች ጋር ተሳትፎ ማድረግ እጅግ በጣም የሚያስደስተኝና የሚደሰትበት ላይምሮዬም እርካታ ደስታን የሚሰጠኝ ነገር ነው። አዎ ሰዎች መርዳት እጅግ በጣም ያስደስተኛል

መንዳት ትችላለህ ወይ? እኔ ኧ መንዳት የምችለው ጋሬ ነው። ከዛ ውጪ ግን ምንም ብዙ መንዳት የምችለው ነገር የለም። ሳይክልም ሞተር ሳይክልም መኪናም ሌሎችንም ነገሮች መንዳት አልችልም። ምክንያቱም የማልችልበት ምክንያት ደግሞ ስልጠና ስላልወሰድኩኝ እና ስላልተማርኩኝ ማለት ነው። ምናልባት ወደፊት ተምሬ እነዚህን ነገሮች ለመቻል ፍላጎትም እንትንም ይኖረኛል። እንግዲህ እሱን እንደ ሁኔታው ይታያል ማለት ነው። እና መንዳት አልችልም ለአሁኑ።

የደንበኛ እርካታን ታሳውቃለህ ወይ? አዎ የደንበኛ እርካታን አሳውቃለሁ ብዙ ጊዜ የተለያዩ የቴሌ የንግድ ባንክ የደንበኛ ዳሰሳ አርካታ ሙሉ ሲባል እሰማለሁ። እነዛን ነገሮች ደግሞ እያጤንኩና እየሰማሁኝ መግባት እንትን እንደሚገባው አድርጌ እርካታ ዳሰሳቸውን እሞላላቸዋለሁ ማለት ነው። እንደዚሁም ደግሞ የእርካታ ደሰሳ እንዴት ነው? በአገልግሎታችን ደስተኛ ናቸው ወይ ብዬ ደንበኞችንም በመጠየቅ እንደዛ አይነት ሂደቶችንም እሄድበታለሁ

ቅርጫት አለ ወይ? ቅርጫት የለኝም አሃ ቅርጫት ልብስ የሚሰበሰብበት ወይም ደግሞ ቃሚ ከማችበት አለኝ። የተለያዩ እቃዎችን ልብሶችን የምሰበስብበት ቅርጫት አለኝ። እኛ ሀገር ላይ ቅርጫት የሚባል አህል የሚሰበሰብበት ወይም ደግሞ የሚቀመጥበት ትልቅ እንደ ጎተራ አይነት ነገር አለ እሱ ነው ሊባል ትመስሎኝ ነው። መጀመሪያ ላይ የለኝም ያልኩት። ነገር ግን ልብስ የሚደረግበት ወይም ደግሞ እቃ የሚሰበሰብበት ከሆነ ቅርጫት አለኝ

የትኛውን ወቅት ትወዳለህ? እኔ ብዙ ጊዜ የምወደው ወቅት ከመስከረም ጀምሮ እስከ ህዳር እስከ ጥር ድረስ ያለውን ጊዜ እጅግ በጣም እወደዋለሁ። በዚህ ወቅት አበቦች የሚታዩበት ከመስከረም ጀምሮ መሬት ለምለም ሆኖ የሚታይበት እህል መስኮቹ የሚያስደስቱበት የተለያዩ የእሸት ፍሬ የሚገኙበት ወቅት ስለሆነ። ይሄን ወቅት እጅግ አድርጌ እወደዋለሁ እንደ ሀገራችንም ደግሞ ከክረምቱ ወይንም ደግሞ ክረምቱ ወጥቶ ወደ በጋ የምንደረደረበት ወቅት ስለሆነ የጸደይ ወቅት ስለሆነ እጅግ እወደዋለሁ ማለት ነው። ይሄን ወቅት

ቀልድ መናገር ትወዳለህ ወይ? ቀልድ ብዙ ጊዜ እኔ አልፎ አልፎ ነው እንጂ ብዙ ጊዜ ቀልድ መቀለድ አልፈልግም አልወልድም። ምክንያቱም ቀልድ ብዙ ጊዜ ያበላሻል የሰው አእምሮ ይጎዳል ለሰው ጤናም ብዙም የሚያስደስት ነገር አይኖረውም ማለት ነው። እና እኔ ቀልድ አልወድም። በቀልድ የሚመጡ ብዙ የተለያዩ ችግሮች ስላሉ ማለት ነው። ስለዚህ ቀልድ አልወድም። በአጠቃላይ

እኔ ከቡናና ሻይ ሻይን እመርጣለሁ። ምክንያቱም ከቡና ይልቅ እኔን ሻይ ስለሚያነቃቃኝ ነው። ብዙ ሰዎች ቡና ያነቃቃናል ቡና የተሻለ። በውስጡ ዶፓሚን የሚባል ንጥረ ነገር አለ ብለው ያስባሉ ለኔ ግን። ከቡና ይልቅ በደንብ የሚያነቃኝ ወይንም ደግሞ አይምሮዬን ብሩህ የሚያደርግልኝ ሻይ ነው። ለንቃት ብዙ ጊዜ የምጠቀመው ስለዚህ እኔ ሻይን ነው የምወደው የምመርጠው

ቤተሰብ የቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰብ በየበአላቱ ይሰበሰባሉ። ብዙ ጊዜ በየበአላት እንደዚሁም ደግሞ በሰርግ በሌሎች በሌሎች ወቅቶች ይሰበሰባሉ። እኛ ጋር እኔ ጋርም ልክ እንደዚሁ ቤተሰብ በበዓላት ወቅት እኛ ጋር ይሰበሰባሉ። የተለያዩ ነገሮችንም ይፈጽማሉ ወይንም ደግሞ ይደሰቱበታል በበዓሉም በመገናኘታቸውም ደግሞ ይመካከራሉ። ምን ማድረግ አለብን? ለወደፊት ለወደፊቱ የተለያዩ አላማዎችን ይይዛሉ ያስቀምጣሉ ግቦችን ያስቀምጣሉ ማለት ነው

ግጭቶችን ማስተካከል ትችላለህ ወይ? አዎ በተቻለ በተቻለኝ አቅም የተለያዩ ግጭቶችን ማስተካከል ወይንም ደግሞ ማጥፋት እችላለሁ ማለት ነው። በሰው መካከል የሚፈጠሩ ግጭቶችን ታው አንተም ተው አንተም ታው እያልኩ ሰዎች እርስ በእርሳቸው ተጋጭተው ወደ ተከፋ ነገር እንዳይደርሱ። በሚቻለኝ አቅም ጥረት አደርጋለሁ ማለት ነው

ምን አይነት ዳቦ ትወዳለህ? የምወደው የዳቦ አይነት በክክንተን ከተማ ውስጥ የሚጋግሩ ደግሞ በማሽን የሚጋገረው ዳቦ ጥሩ ነው። ነገር ግን ከዛ ይበልጥ ይሄ የሀበሻ ዳቦ አይነት ሆኖ ነገር ግን ጥሩ ተደርጎ እንትን ጥሩ ተደርጎ የተሰራ በፊኖ ወይንም ደግሞ በፈረንጅ ዱቄት የተሰራ ዳቦ በባህላዊ መንገድ የተሰራ ዳቦ ያ በጣም በጣም ይጣፍጣልም ይመቻልም። ከዛም በላይ ደግሞ በ ዳቦ ቤት ውስጥ የተጋገረ በደንብ የሚጣፍጥ ጣይም ያለው የተለያዩ ክሬሞችን የተለያዩ ግብአቶችን የተጠቀመ ቅመማቅመሞችን የተጠቀመ ዳቦ እንደዛ አይነት

የስራ ግምገማ የስራ ግምገማ ታደርጋለህ ወይ? አዎ ብዙ ጊዜ የስራ ግምገማ አደርጋለሁ። ምን ሰራው? ምን ውጤት አመጣው? ወደፊት ደግሞ እንዴት መስራት አለብኝ የሚለውን የራሴን የስራ ግምገማ አደርጋለሁ። እንደዚሁም ደግሞ በድርጅትም ምን አይነት ስራ ሰራን? በሰራነው ስራ ምን ያህል ስኬታማ ነን? ምን ያህል ትርፋማ ነን? ወደፊት ደግሞ ከመክሰር ወይም ደግሞ ድርጅቱን የተሻለ ትርፋማ ለማድረግ እንዴት መስራት ይገባናል? የሚለውን ነገር ግምገማ አደርጋለሁ።

የምትወደው ከተማ የት ነው? እኔ የምወደው ከተማ ኧ እውነት ለመናገር ኧ እንደ ባህር ዳር አይነት እንደ ሀዋሳ ኧ እንደ አዲስ አበባ እንደ ደብረ ዘይት ወይንም ቢሾፍቱ የምትባለው እንደዚህ አይነት ከተሞችን እወዳለሁ ያየኋቸው ከተሞች እነዚህ ስለሆኑ ማለት ነው። እና እነዚህ ከተሞች እጅግ ውብ ናቸው። ለእኔ ደግሞ ሞር ከእነዚህ ውስጥ መኖር የምመኘው አንደኛ ሀዋሳ ነው። ሁለተኛ አዲስ አበባ ነው። ኧ ሶስተኛ ባይሆንም ምርጫዬ ባይሆንም ኧ ባህርዳር

ዛሬ የአየር ሁኔታው እንዴት ነው? ዛሬ ላይ እጅግ በጣም ሞቃታማ የአየር ሁኔታ ነው ያለው እኛ ጋር። ይሄ ሙቀታማ የአየር ሁኔታ ለእኛ ላይ ለአይምሮአችን ከባድ ነው። ወይንም ደግሞ ሙቀት ሲሰማን ብዙ ነገር ስሩ ስሩ አይልም ስለሚያሰንፍ ስለሚያደክም። ጭንቅ ጭንቅ ወይንም ደግሞ አይምሮ ስለሚጨናነቅ ማለት ነው። እና በእንደዚህ አይነት መልኩ ነው ያለው። እኛ ጋር የአየር ሁኔታ

ምን ያህል ጊዜ መጽሐፍ ታነባለህ? እኔ ብዙ ጊዜ መጽሐፍትን አነባለሁ መጽሐፍትን የማነበው የተለያዩ እውቀቶቼን ወይንም ደግሞ የተለያዩ ግንዛቤዎችን ከዚያ ላይ ወይንም ደግሞ ልምዶችን ለማግኘት አነባለሁ። እና ብዙ ጊዜ የማነባቸው መጽሐፍቶች አዳዲስ መጽሐፍቶች ሲወጡና በውስጣቸው የተለየ መረጃ አላቸው ተብሎ የሚወጡ መጽሐፍትን መንበብ እወዳለሁ።

ልብስ ምን ያህል ጊዜ ታጥባለህ? በሳምንት ልብሴን አንድ ጊዜ አጥባለሁ። ምክንያቱም የተለያዩ የቅያሪ ልብሶች ስላሉ፣ እነዚያን የቅያሪ ልብሶች አጠራቅሜ በሳምንት ውስጥ አንድ ጊዜ ልብሴን አጸዳለሁ፣ ወይንም ደግሞ አጥባለሁ ማለት ነው። እና ልብሴን በእንደዚህ አይነት መልኩ በተለያየ ጊዜ በሳምንት አንድ ጊዜ አጥቤ፣ አሰነዳለሁ፣ አዘጋጃለሁ ማለት ነው።

ስለ በልጅነቴ መኖሪያ ቤትህ ንገረኝ በልጅነቴ ቤተሰቦቼ ነበራቸው። የመኖሪያ ቤታዬ ቦታዬ እጅግ በጣም ምመርጥና ደስ የሚል ቦታ ነው። ሰዎችን የሚያስደስት። ሰዎችን የሚያረካ የስራ የቤት ነው። ሰዎችም አዎ እንደነሱ አይነት ቤት ቢኖረን የሚል ፍላጎት እና ምኞት እንደነበራቸው አስታውሳለሁ

ወተት ትጠጣለህ ወይ? አዎ ወተት እጠጣለሁ ነገር ግን የምጠጣው የወተት አይነት ነው የሚለየው እኔ ብዙ ጊዜ የምወደው የወተት አይነት የረጋ ወተት የሚባለው ነው። ከዛ ውጪ ይሄ ትኩስ ወተት የሚባለውን አልመርጠውም አልወደውም ህመን ስለሚለቅብኝ ወይንም ደግሞ ስለሚያምኝ ማለት ነው። በልጅነቴ እጅግ በጣም እ ምወደው ወተት ነበረ ትኩስ ወተትም ግን ከዛ በኋላ ህመም እያጋጠመኝ ስለመጣ ትቸዋለሁ

በሰአት የምትደርስ ሰው ነህ ወይ? አዎ እኔ እጅግ በሰአት ሰዓት ማክበርን የምወድና ለሰአት መጠንቀቅ የምጠነቀቅ ሰው ነኝ። ሰዓት የማያከብር ሰው። እኔ እንደ ጠላቴ ነው የምወስደው ምክንያቱም በተባለው ሰዓት እኔ ለመገኘት እሞክራለሁ በሚቻለኝ አቅም ከዛ አስቸጋሪና አስገዳጅ ጉዳይ ካላጋጠመኝ በስተቀረ ሰአቴን ጠብቄ በሰአቴ ኧቦታው ላይ እገኛለሁ ማለት ነው። ስለዚህ አዎ እኔ ሰአቴን ማከብርና ሰአቴን መጠበቅ የምወድ ሰው ነኝ።

ምን አይነት ሙዚቃ ትወዳለህ? እኔ ሙዚቃ ብዙ ባልወድም ግን የድሮ ሙዚቃዎችን መስማት አንዳንድ ጊዜ እወዳለሁ። በዘመኑ የዘመኑ ሙዚቃ ብዙ ማዳመጥ አልወድም ምክንያቱም ቁም ነገር በውስጡ ስላሌለው። ጩኸት ብቻ ስለሆነ እንደዚህ አይነት መልኩ። የድሮ ሙዚቃዎች ግን በጣም ብዙ ነገር በውስጣቸው አላቸው እነዛ ነገሮች ደግሞ ምንድን ናቸው? ቅኔ አለባቸው ትምህርት አለባቸው ተግሳጽ አለባቸው ቀልድ አለባቸው በጣም ብዙ ነገር አለ

በብእር ወይስ በእርሳስ ትጽፋለህ? እኔ ብዙ ጊዜ መጽሐፍ የለመድኩት በብእር ነው በብእር ነው የምጽፈው ማለት ነው። በብእር ስጽፍ የምጽፋቸውን ነገሮች አይጠፉብኝም ወይም ደግሞ አንተን አይሉብኝም። በአግባቡ ይቀመጣሉ በእርሳስ የምጽፍ ከሆነ ደግሞ እርሳሱ በቀላሉ የሚጠፋ ነገር ስለሆነ እሱ ነገር በጣም አስቸጋሪ ነው ማለት ነው። እና እኔ ጽሁፎቼን በብእር ነው የምጽፈው

ስልክህን ምን ያህል ጊዜ ትሞላለህ? እኔ ስልኬን የምሞላው በቀን አንድ ጊዜ ነው። ነገር ግን ያንን የምሞላው ስልኬን የምሞላው ምን ያህል ጊዜ? እንደምጠቀም ነው ውሳኔው የሚወስነው ምክንያቱም በጣም ረጅም ጊዜ የምትጠቀምበት ከሆነ። በቀን ሁለት ጊዜ ስልኬን ቻርጅ የማደርግበት ጊዜና ወቅት ይኖራል ማለት ነው። ለጊዜው ግን ያው ብዙ ጊዜ ስልኬን ቻርጅ የማደርገው በቀን አንድ ጊዜ ነው